እሺ። ሀላፊነቶችህን ምንድን ናቸው? ከሚለው አንፃር አንደኛ። የተሰሩት የተሰጡትን ሀላፊነት ወይም የተሰጡትን ስራዎች በአግባቡ መወጣት መስራት ሰውን ማክበር ስራን ማክበር። ሀላፊነትን በአግባቡ መወጣት። የተሰጡትን ስራ በተሰጠበት ጊዜ ሰርቶ ማጠናቀቅ የሚባሉትን ነገር። በአትኩሮትና የኔ ነው ትብሮ ሀላፊነት ወስዶ መስራት

እሺ የሞባይል ዳታ ትጠቀማለህ ወይ? አዎ እጠቀማለሁ በጣም ነው የምጠቀመው የሞባይል ዳታ እጠቀማለሁ ያም አወርዳለሁ። በቴሌብር አወርድና እጠቀማለሁኝ እና ጥሩ ነገሮችን እየሰራሁ አወርዳለሁ። ምክንያቱም በሞባይል ዳታ ነው አብዛኛውን ጊዜ ዋይፋይ ስለማልጠቀም በሞባይል ዳታ ነው የምጠቀመው። ስለዚህ የሞባይል ዳታ ነው የምጠቀመው እና